አዎ ግጭቶችን ማስተካከል እችላለው አልፎ አልፎ በስራ የኔ ባልደረቦች ግጭት ሊፈጥሩ ይችላሉ በመስሪያ ቤትም አልፎ አልፎ አንድ ግጭቶች ሊፈጠሩ ይችላሉ። እነዛን ግጭቶች ግን በሰላማዊ መንገድ በመነጋገር መፍታት እችላለው ግጭቶችን ማስወገድ ሰዎችን ከሰዎች ማስማማት እችላለው ግጭቶችን ማስተካከል ብቃቱ ችሎታው አለኝ።

ብዙ ስልጠናዎችን እወስዳለሁ ምክንያቱም ከስራዬ ጋራ በአብዛኛው ስልጠናዎችን እወስዳለሁ ከዛ በተጨማሪ ደግሞ እኔ የምፈልጋቸውን የኦንላይን ትምህርቶች በሶሻል ሚዲያ የማገኛቸውን ትምህርቶች ስልጠና እወስዳለሁ። በእኔ በሙያዬና በተለያዩ ጊዜ ብዙ ስልጠናዎችን እወስዳለሁ። ምክንያቱም ስራዬ በየቀኑ የተለያየ ነገሮችን ስለሚያሳየኝ የተለያዩ ስልጠናዎችን እወስዳለሁ

በቀን እስከ አምስት ሰዓት ስልክ እጠቀማለሁ። ምክንያቱም የኔ ስራ የምሰራው ሁሌ በስልክ ስለሆነ ብዙ ሰአቶችን በስልክ እጠቀማለሁ። ስለዚህ ስልኬን ቢያንስ ቢያንስ እስከ አምስት ሰዓት በሃያ አራት ሰዓት ውስጥ ስልኬን እጠቀምበታለሁ። ምክንያቱም ብዙ ስራዎችን የምሰራው ከብዙ ሰው ጋርም የምገናኘው በስልክ ስለሆነ ቢያንስ እስከ አምስት ሰዓት በሃያ አራት ሰዓት ውስጥ እጠቀማለሁ።

ዛሬ የአየር ሁኔታው ትንሽ ቀዝቀዝ ያለ ነው። እንደ በፊቱ ብዙም ሙቀት የለውም ነፋሻ ነው። ስለዚህ አየር ንብረቱ ዛሬ በጣም ደስ የሚልና ብዙ ነፋሻ የሆነ ቀዝቀዝ ያለ ሙቀት የሌለው ስለሆነ ደስ የሚል አየር ሁኔታ ነው ያለው